ከአለቃዬ ጋር ጥሩ የሆነ ግንኙነት ነው ያለኝ። ማለትም እኔ የተባልኩትን ስራ የተሰጠኝ ስራ በአግባቡ ሰርቼ የማስረክብ ሰው ነኝ። ስለዚህ ከአለቃዬ ጋር ምንም የምንጓነጽበት ወይ የምንጨቃጨቅበት ምክንያት የለኝም። ጥሩ የሆነ ግንኙነት የአለቃ እና ሰራተኛ ግንኙነት ነው ያለን ማለት ይቻላል።

አዎ በብዙ ህዝብ መካከል መገኘት ደስ ይለኛል። በተለይ የሙዚቃ ዝግጅት የተላያዩ የአደባባይ ወይ ደግሞ ብዙ ሰው የሚሰበሰብበት ዝግጅት ሲኖር እዛ መገኘት ደስታ ይሰጠኛል። በተለይ ደግሞ የእምነት ፌስቲቫል ወይ ዝግጅቶች ሲኖሩ በቤተክርስቲያን እንዲሁ በሚሰባሰብት በተሰባሰበ መሃል ላይ ተገኝቶ ያለው ድባብ መከታተል እና መስማት ደስ የሚል ስሜት ይሰጠኛል

ብዙ ጊዜ የምሰራው ቢሮ ላይ ነው ስለዚህ በጠራራ ፀሀይ ውጪ የምወጣበት ብዙ እድል የለም። ነገር ግን ፀሀይ በሚበዛበት ሰዓት በተለይ ቀን እኩለ ቀን ሲሆን። አለመውጣትን እመርጣለሁ። ምክንያቱም በጣም ሙቀት የሚሆንበት ሰዓት እስከ ስድስት ሰዓት እስከ ስምንት ባለው ጊዜ ነው። ስለዚህ በዚህ ሰዓት ጥላ ላይ አረፍ ማለትን እመርጣለሁኝ። በዚህ ከፀሀይ እጠበቃለሁ ብዬ አስባለሁ።

አዎ የአመራር ሚና አለኝ። ምክንያቱ በ በስራ ቦታዬ በሚሰጠኝ ሀላፊነት ሁሉ በውክልናም ይሁን በትክክል በሚሰጡኝ የሀላፊነት ደረጃዎች የአመራር ሚና እወጣለሁኝ። በአመራርነትም አምናለሁኝ። ስለዚህ ለሚ ለተሰጠኝ ሀላፊነት በአግባቡ መርቼና ሀላፊነት ወስጄ የአመራር ሚና በአግባቡ አስረክባለሁ።

ኮፍያ ማድረግ አልወድም። ብዙም የሚመቸኝ አይደለም ኮፍያ ማድረግ። አንዴ ፀሀይ ሲሆን ያስፈልግ ይሆናል ብዬ አምናለሁ ነገር ግን እኔ እንደ ፍላጎት ኮፍያ ማድረግ የምወድ ሰው አይደለሁም። እንዲሁም ለፀጉሩም ጥሩ አይደለም ብዬ አስባለሁ። ምክንያቱ ታፍኖ በሚውልበት ጊዜ ፀጉራችን ሊጎዳና በመቆጥ ሊታፈን ስለሚችል ብዙ ጊዜ ባይዘወትር ባይ ነኝ።

አዎ ጎንፎ እበላለሁ። ብዙ ጊዜ ባይሆንም አልፎ አልፎ በሚሰሩ ጎንፎ በቤት በሚዘጋጅ ጎንፎ የሚዘጋጅ ጎንፎ። እጠቀማለሁ ስለዚህ ገንፎ ጥሩ ነው ለጤናም ጥሩ ምግብ ነው ብዬም አስባለሁኝ። ስለዚህ ቤት በሚዘጋጁ ገንፎ አይነቶች እጠቀማለሁኝ ማለት ነው።

አዎ በእንጨት እሳት ማብሰል አውቃለሁኝ። ምክንያቱም ኤሌክትሪክ በሌለበት አካባቢ ሰዎች ምግባቸው የሚያበስሉት በእንጨት ነው። እኔም አይቼ አውቃለሁኝ ራሴም የተወሰነ ጊዜ በእንጨት አብስዬ አውቃለሁኝ። ስለዚህ በእንጨት አብስለህ ምግብ መመገብ እንደሚቻል አውቃለሁኝ። ራሴም ተጠቅሜ አውቃለሁኝ ማለት ነው እና ኤሌክትሪክ በሌለበት አካባቢ ምንም አማራጭ ከሌለህ የምትጠቀመው በእንጨት እሳት አቀጣጥለህ ማብሰል ነው ማለት ነው።

የቤት እቃዎች የምትጠቀመው ብዙ ነው ነገር ግን እንደ ብርጭቆ የሻይ ብርጭቆ የቡና ስኒ እንዲሁም የውሃ መጠጫ ብርጭቆ እና ወጥ መስሪያ ድስቶችን የመሳሰሉትን እንጠቀማለን ማለት ነው። ሌላም የልብስ መተኮሻ ካውያ እንዲሁም ፍሪጅ ማቀዝቀዣ እና ጠርበዛ እንጠቀማለን ማለት ነው። እዚህ ከዚህ ከዚህ ዉጪም ብዙ የቤት እቃዎች አሉ እነሱም በተለያየ አይነት አገልግለት እንጠቀማለን ማለት ይቻላል።

በስራ ጊዜ እረፍት አላደርግም ምክንያቱም ስራ ሰዓት ስራ ነው እረፍት የማደርገው በእረፍት ጊዜ ነው ማለት ነው። እነዚህ በእረፍት ጊዜ እረፍቴ በአግባቡ እጠቀማለሁኝ። በስራ ሰዓት ደግሞ የምስራውን ስራ ምንም ሻልሸራርፍ ሰራለውኝ ማለት ነው። ስለዚህ በስራ ሰዓት የእረፍት ጊዜ የለኝም የስራ ሰዓት ነው። በትክክል የእረፍት ሰዓቴ ተጠቅሜ ነው ማረፍ የምችለው ማለት ነው።

አዎ ማህበራዊ ሚዲያ እጠቀማለሁኝ በአሁን ሰዓት ማህበራዊ ሚዲያ አለመጠቀም ማለት ከአለም ውጪ መሆን ማለት ነው። ስለዚህ ማህበራዊ ሚድያ በደንብ ነው የምጠቀመው ሁሉ ነገርም አያምልጠኝም አያለሁ እሰማለሁ ብዙ ነገሮችንም አነባለሁ። ስለዚህ ማህበራዊ ሚዲያ ለጥሩ ነገር ከተጠቀምንው በጣም ጠቃሚ ነገር ነው ብዬም አምናለሁኝ። እና እኔ ራሴ ማህበራዊ ሚዲያ ከሚጠቀሙ ወይ ደግሞ ለጥሩ ነገር ከሚያውሉት ሰዎች አንዱ ነኝ ማለትም ይቻላል

አዎ የደንበኞች እርካታ አሳውቃለሁኝ ምክንያቱም ደንበኞች ረኩ ረክተዋል ወይስ አልረኩም የሚለው የራሱ መመዘኛ አለው፣ ስለዚህ ደንበኞች በሚሰጡን ግብረ መልስ ወይ ደግሞ አስተያየት መርካታቸው እና አለመርካታቸውን መታዘብ ይቻላል። ይሄን ደግሞ ለሚመለከተው አካል አሳውቃ ይህን ማለት ነው። ስለዚህ ደንበኞች መርካታቸው እና አለመርካታቸው ተረድተን እና ተገንዝበን ለሚመለከተው ለተሻለ ስራ ጥራት ማሳወቅ ግዴታ ነው ሚሆነው ማለት ነው።

በቤቴ ልዩ የሆነ መቀመጫ የለኝም። ነገር ግን ዝም ብለን ባገኘነው ነው የምንቀመጠው። እንግዳም ከመጣ በየትኛውም ቦታ ይቀመጣል። እኔም እንዲሁ እኔም እና ልጄ ባገኘነው ቦታ እንቀመጣለን። ልዩ ቦታ ብለን የምንሰጠው ያን ያህል የለም ስንመገብ ግን የተለያየ የልጆች ወንበር እናቀርባለን። ትላልቆች ደግሞ ሶፋ ላይ እንዲቀመጡ እናደርጋለን

አዎ ብስክሌት ነዳለሁ ብዙም ግን ችሎታ አለኝ ብዬ አላስብም። ምክንያቱም ከሙያተኛው ወይ ደግሞ በጣም ችሎታ ካላቸው ሰው ጋር የምመደብ አይደለሁም ነገር ግን ብስክሊት መንዳት እችላለሁኝ። እነዚህ ብስክሊት መንዳት ለጤናም ጥሩ ነው ይባላል። በተለይ አቅመስ ስትወጣ ያለው ፔዳል የመርገጥ ሁኔታ ጠንካራ ስለሆነ ጠንካራ እግር ያደርጋል ተብሎ ይታሰባል።

ጊዜዬን ባጓው እጠቀማለሁ። ስለዚህ ጊዜዬን ባጓው ነው ማስተዳደሩ ማለት ይችላል ምክንያቱም ጊዜ አንዴ ከባከነ ተመልሶ የምናገኘው ነገር አይደለም። አባባልም ጊዜ ወርቅ ነው ይባላል። ምክንያቱም ውድ መሆኑን ለመግለጽ ስለተፈለገ ነው። ስለዚህ ጊዜ በአግባቡው ተጠቅሜ ነው የምጨርሰው። ጊዜ ለማሳለፍ ወይ ደግሞ ጊዜን ማባከንም አልፈልግም። ጊዜ በአጓው እጠቀምበታለሁ ብዬ አስባለሁ።

ከቤቴ ወደ ስራዬ ወደ በመኪና የሰላሳ ደቂቃ ጉዞ ነው የሚሆነው ማለት ነው። ለዛም ክፍት ሲሆን ከዛ ውጪ በጣም ክራውድድ ከሆነ እና ብዙ ተሽከርካሪዎች የሚበዙበት ከሆነ ከዛ በላይ ሊሄድ ይችላል። እና ከቤቴ ወደ ስራ ሰላሳ ደቂቃ ይፈጅብኛል ማለት ይቻላል

የትውልድ ከተማዬ የአዲስ አበባ ነው ያደግኩት የአዲስ አበባ ዋና ከተማ ነው። ስለዚህ አዲስ አበባ ነው ያደግኩት ማለት ይቻላል። ነገር ግን በተለያየ ምክንያት ወደ ተለያየ የክፍለ ሀገር ስራዎች እና ለአንዳንድ ጉዳይ እጄ አውቃለሁኝ። የትውልድ ከተማዬ ግን አዲስ አበባ ናት

አዎ ላፕቶፕ አለኝ። የምሰራውም በላፕቶፕ ነው። እኔም ቤቴም ላፕቶፕ አለኝ። ስራ ቦታም ላፕቶፕ አለኝ። ስለዚህ ያንን ላፕቶፕ ስራ መስራት ከበድ የሚል ነው የሚሆነው በአሁን ሰዓት እና ለዚህ ብዬም እቤትም ቢሆን የራሴ የሆነ ላፕቶፕ አለኝ። በሱ ነው የምጠቀመው። አንዳንድ የማህበራዊ ሚዲያዎች እና የተለያዩ የኦንላይን ስራዎችን የምት የማየውና የምሰራውም በዛ በላፕቶፕ ነው።

አዲስ ነገር መማር ደስ ይለኛል ለዚህም አዲስ ነገር ቋንቋ በተለይ እኔ አሁን አዲስ ነገር መማር የምፈልገው ቋንቋዎችን ነው። ፈረንሳይኛ ቋንቋ ቢችል ደስ ይለኛል እንግሊዝኛ። በደንብ ብችል ደስ ይለኛል እንዲሁም። ቻይንኛና አረብኛም ቢችል ደስ ይለኛል ማለት ነው። ስለዚህ በቋንቋ ላይ አዲስ ነገር መማር እና ማወቅ እፈልጋለሁኝ ማለት ነው። ለቀጣይ

ቅሬታዎችን የማስተናግደው ረጋ ባለ መልኩ ነው። ምክንያቱም ሰው ቅሬታ የሚያሰማው የሆነ ነገር ሲጎድልበት ነው። ያሰበውም ነገር ሳይሳካ ሲቀር ቅሬታ ሊይዝ ይችላል። ነገር ግን ያ የቀረበት ነገር እንዴት እንደሆነ አግባብ ባለው መልኩ ሰምቼ መልስ ለመስጠት እገደዳለሁኝ ማለት ነው። ለዚህም መረጋጋት እንዳለብኝ አምናለሁኝ። ስለዚህ ቅሬታ ያለው ሰው ለመስማት መጀመሪያ መረጋጋት እና ማዳመጥ የሚለውን መስማት ተገቢ ነው ብዬም አስባለሁ።

አዎ። ገና ልጅ እያለሁ ማለትም በኤለመንተሪ ደረጃ እያለሁ ያስተማረኝም ኋላም ያስተማረኝ የሂሳብ መምህር መምህር ሃይሌ የሚባል በጣም ነው የማስታውሰው ማለት ነው። በተለይ በሂሳብ እንዴት አድርጌ ኳልኩሌት ማድረግ እንዳለብኝ። ቀለል ባለ መልኩ ያስረዳኝና እንደ ምሳሌም አምነትም የማደርገው ሰው ነው ስለዚህ የማስታውሰው ሰው እሱ ነው በብዛት ማለት እችላለሁ።

አዎ በባህላችን ምግብ ብቻህን አይበላም። ምግብ ከሰው ጋር ነው የሚበላው ይባላል። ምክንያቱም እየበላህ ዝም ብሎ ምግብ ሳይዝ የሚያይ ሰው ካለ እንብላ ይባላል። ነገር ግን ከዚህ ውጪ ከሆንክ ዝም ብለህ የምትበላ ከሆንክ በባህል የሚደገፍ ነገር አይደለም ብቻው የሚበላ ብቻው ይሞታል የሚል ትረትም አለው። ስለዚህ በተቻለ መጠን ምግብ ስንበላ አጠገባችን ያለው ሰው እንብላ ብለን መጋበዝ እና ከበላም እንዲበላ ማበራታታት ወይም ደግሞ ከእኛ ጋር እንዲበላ ማድረግ ተገቢ ነው ማለት ነው። እኔም እንደዛ አደርጋለሁኝ። እንደዛም እወዳለሁ። ተካፍሎ መብላት ደስ ይለኛል።

የሽያጭ ግቦች የሉልኝም ምክንያቱም እኔ የሽያጭ ሰራተኛ አይደለሁም ግን በሽያጭ ላይ የሚሳተፍ ሰው አይደለሁም። ለዚህ የኔ ስራ ከዚህ የተለየ ነው። ሽያጭ ላይ ግብ አስቀምጬ የምሰራው ስራ የለኝም። እኔ የምሰራው ብሌላ ዘርፍ ነው።

አዎ የስልክ ካሜራ እጠቀማለሁ ምክንያቱም ስልኬ ሁሉ ነገሬ ነው። ስልኬ ካሜራ አነሳበታለሁ እጠቀማለሁ። ስልዬ ብዙ ነገር እጠቀምበታለሁኝ። ስለዚህ ካሜራ መሸከም አያስፈልገኝም። ምክንያቱም ስልኬ ጥራት ያለው ካሜራ አለው። ስለዚህ የፈለኩት ነገር በፎቶ ቪዲዮ ማስቀረጽ የሚፈልግ ከሆነ የምጠቀመው ስልኬን ነው ማለት ነው

አዎ እድሉ ካገኘሁኝ በአደባባይ መናገር እችላለሁኝ እንደ አጋጣሚ ሆኖ ግን አደባባይ ላይ ወጥቼ የተናገርኩበት ጊዜ የለም። በትናንሽ ስብሰባዎች ወይ ደግሞ አንዳንድ መድረኮች ተናግሬ አውቃለሁ። ትልልቅ አደባባዮች ሰበተ ሰበሰበት የመናገር ድል ግን ብዙም አልገጠመኝም። ነገር ግን ራሴ በአደባባይ መናገር እችላለሁኝ ወይ ብዬ ግን አስባለሁ።

አዎ ማቅረቢያ ማድረግ እችላለሁ ምክንያቱም የተለያዩ ፕሮጀክቶች ሲሰጡኝ በማቅረቢያ ሊቀርቡ የሚችሉና ማብራሪያ የሚያስፈልጋቸው ሊሆን ይችላል። ስለዚህ ለእነሱ ደግሞ ልምምድ አደርጋለሁኝ አቅርባለሁኝ ለሚመለከተው አካል ማቅረቢያ የሚያስፈልገው ከሆነ ማቅረብ እችላለሁኝ ማለት ነው። ስለዚህ ማቅረቢያ ማድረግ አይቸግረኝም እችላለሁ።

ክትፎ የሚባለው ባህላዊ ምግብ በጣም ነው የምወደው በጣምም ካገኘሁት እጠቀመዋለሁ ይህ ማለት ነው። ስለዚህ ክትፎ የሚባለው የጉራጌ ባህላዊ ምግብ በብዛት አሁንም እኮ በአገሪቱም በምግብ ላይ የመብል ምግብ ነው። ብዙ ሰው የሚወደዋል ቢ አስባለሁኝ ስለዚህ የኔም እሱ በጣም ነው የሚመቸኝ የምወደው።

ዋና ሀላፊነቶቼ የመረጃ አያያዝ ባልሙያ ነኝ። ስለዚህ ማንኛውም የተቋሙ መረጃ። በአግባቡ እንዲቀመጥ አደርጋለሁኝ። ለዚህም በሙያዬ ጎበዝ የሚባል ሰው ነኝ። ለዚህ በዚህ አላፊነቶቼ ብዙ ወቀሳ መጥቶብኝ አያውቅም

አዎ በተወሰነ መልኩ ኢሜል እጠቀማለሁ በተለይ ለስራዬ በሚጥም እና ለስራ አለቆቼ ጋር የምገናኘው በኤሜል ነው። ስለዚህ ኤሜል በጣም ጥሩ ችግር ፈቺ ወይ ደግሞ የግንኙነት መስመር ነው ማለት ይቻላል። ከሌሎች የምንገናኝበት መስመሮች የተሻለ ኢሜይል ነው ብየ አምናለሁ

አዎ መጠበቅ አስፈላጊ ሆኖ ከተገኘ ግድ ነው ማለት ነው። ስለዚህ አንዳንዴ በተለያየ እንቅፋት ሰዎች ሊቆዩ ይችላሉ ሊያስጠብቁን ይችላሉ። ስለዚህ መጠበቅ ግዴታ ይሆናል ማለት ነው። ነገር ግን ሁል ጊዜ መጠበቅ አስፈላጊ ነው ብዬ ግን አላምንም

የጥዋት እለታዊ ተግባሮቼ መጀመሪያ ከእንቅልፌ በመነሳት የተወሰነ ኤክሰርሳይስ ለአጭር ለአሥራ አምስት ደቂቃ ያህል ኤክሰርሳይስ ማድረግ ነው ወይም ስፖርታዊ ስራዎችን መስራት ነው። እነዛ የእስፖርታዊ የአካል እንቅስቃሴ በማድረግ ሰውነቴ ካፍታታ በኋላ ንጽህናዬ ጠብቄ ወይም ተጣጥቤ ወደ ስራዬ መውጣት ነው የሚሆነው። ለዚህ በየእለቱ ወይ ደግሞ በጧቱ የማደርጋቸው ተግባራት እነዚህ ናቸው።

አዎ የቀድሞ ቁጥር ያ እጠቀማለሁ ምክንያቱም ቢሮ ስለምውል የቀን መቁጠሪያ መጠቀም ግድ ነው ሚሆነው። ሰዎች በቀን ነው ሚቀጠሩት ስለዚህ በየትኛው ቀን ቢሮ ላይ እንደምገባና እንደማልገባ ለይቼ የቀን መቁጠሪያ በአግባቡ መጠቀም ተገቢ ነው ብዬ አስባለሁ። ስለዚህ ሁል ጊዜም በቀን መቁጠሪያ ሰዎችን እቀጥራለሁኝ እንዲሁም ለነሱን ማስታናግድበት አመቻቻለሁኝ ማለት ነው።